አውቶቡስ አውቶቡስ ማለት የህዝብ ተሽከርካሪ መኪና ማለት ነው። እና አውቶቢስ እንግዲህ ትልቅ መኪና ሆኖ ቢያንስ ከአርባ እና ከዛ በላይ ሊይዝ የሚችል መኪና ሆኖ እንግዲህ በህዝብ ትላንት ተመላላሽ ማለት ነው ህዝብን የሚያመላልስ መኪና አይነት ነው። ይህ መኪና በዚህ ሰዓት ከምንም በላይ አገልግሎት እየሰጠ ያለ መኪና ነው። እንግዲህ የከተማ አውቶቡሶች በብዙ ጥቅም አላቸው። በኢኮኖሚው አንፃር ከሌሎች መኪናዎች የተሻሉ ከመሆኑ የተነሳ ተመራጭ ያደርጓቸዋል ማለት ነው። እና በአንዴ ብዙ ሰውም ሊወስዱ ይችላሉ። ደግሞ ኢኮኖሚውም የማይጎዱ ናቸው ኪስ የማይጎዱ ናቸው። ጠንካራ ና ረጅም ጊዜ ጀምሮ የነበሩ በመሆናቸው ጥሩ ጥቂም ያስገኙልን ናቸው። እና ደንበኝነታቸውን እና ታመኝነታቸውን ሲያረጋግጥን በመሆኑ ተመራጭ አድርገን በዚህ ሰዓት እየተጠቀምን ያለው መኪና አይነት ነው

ስሜ ማን ነው? ተብሎ እንግዲህ ጥያቄ ተጠይቋል ስሜን እንግዲህ ለማወቅ ስሜ እንግዲህ እኔ የጣሊያን አይነት ስም አለኝ አንደኛው ታርቀኝ ይባላል የቤት ስምን ደግሞ ታሬ በምለው በማቆላመጥ ይጠሩታል ይጠቀሙታል ማለት ነው። እና ስም እንግዲህ ያው ከጸባይ ቃል ልገናኝም ይችላል ላይገናኝም ይችላል። ነገር ግን ስም ማለት ያው መለያ ነው አንዱን ሰው ከሌላው ሰው ጋር ለመለየት ስም ግዴታ ያስፈልገዋል ማለት ነው። እና ስም በህፃንነት ስለተሰየመ የመጠሪያ ስማችን እንግዲህ ሰው ያንን መጠሪያ ስም እናቶቻችን ወላጆቻችን እናቶቻችን አባቶቻችን ያኔ በራሳቸው ምክንያት በገጠማቸው ገጠመኝ በምንወለድበት ጊዜ በነበረው ሁኔታ ጋር አያይዞት ስም የሚሰይሙት በብዛት ግን ያ ስም እኛን ባህሪያችን ፀባያችን ልገዝልኝ ላይገዝልኝ እችላለሁ። ግን በዚህ ሁኔታ ምንድነው አሁን ሰው ጥሩ ስም ለማግኘት ጥሩ ዝና ለማግኘት ካወቀ እራሱን ካወቀበት ነፍስ ካወቀ ጊዜ ጀምሮ እንግዲህ የተለያየ ስም ሰይሞ ስም አስቀይሮታል ማለት ነው። የተለያየ ማዕረግ ስሞችን በማስጨመር የተለያየው ደግሞ ከበሬታ ስማችሁን ከፀባይ አንፃር ሰው መሰየሙ ስም አለ ይኸውሉ ጠቂም አለው እንጂ ጉዳት የለውም

መናገር ማለት እንግዲህ መልእክት ማስተላለፍ ማለት ነው ብዙ ግዜ በመናገርያ ማለት ከአፍ በምወጣው ቃል ከአንደቤታችን በምወጣው ቃል እንግዲህ በድምጽ ማለት ያ ቃል በጆሮአችን ገብቶ ላይኖራችን መልእክት ሲያስተላልፍ መናገር ተብሎ ይጠራል ማለት ነው። መናገር እንግዲህ ብዙ ነገር በውስጡ ይይዛል ማለት ነው። እና ተናጋሪ ሰው እንግዲህ ጥሩ ነገር ይናገራሉ መጥፎ ነገር ይናገራሉ የምና የሚነገረን ነገር ትክክል ነው ወይስ አይደለም የሚለውን ማጣራት ያስፈልጋል። እና አሁን ከምዝን ከምንም ጊዜ በላይ ደግሞ የወሬ ጊዜ ስለሆነ መናገር የሚለው ቃል ማውራት የሚለውን ቃል ይገልጸ እና ወሬ ነው። ወሬ ደግሞ ትክክልም ሊሆንም ላይሆንም ይችላል ግን የማጣራት ሀላፊነት የኛ ነው። ሚሆነው እና ካላጣራን ይሄ የተነገረው ሁሉ እውነት ነው ብለን ከተቀበልን ከቅርብ ጓደኛ ከቅርብ ወዳጅ ጋር ሊያጣላህ ይችላል። እና እንግዲህ መናገር አስፈላጊ ነው። ደግሞ ተናግረህ መግባባት መቻል ጥሩም ተናጋሪ ከሆነ ጥሩም ንግግር ካለ ጥሩ ተግባቢ ነህ። ጥሩ ተግባቢ ከሆነ ብዙ ወዳጅ አለ ብዙ ወዳጅ ካአለህ ደግሞ ምንም የሚያስቸግር ነገር የለም ማለት ነው

መክሰኞ መክሰኞ እንግዲህ የምለው ቃል ሳምንት ውስጥ ካሉ ከስራ ቀናት ሁለተኛው ቀን ነው እና መክሰኞ ማለት ክሰኞ እና ከ አርብ ቀጥሎ ማለት መካከል ከ ሰኞ ከ አርብ መካከል ያለ የስራ ቀን መክሰኞን በመባል ይታወቃል መክሰኞ እንግዲህ ብዙ ጥሩ ነገሮች ያሉ መክሰኞ ማለት ይህ አለም ሲፈጠር ፈጣሪ እንግዲህ በሃይማኖት ትምህርት ፈጣሪ አለምን ከፈጠረ ቦኋላ አዝርቶቹንና አዝመራዎቹን እዚህ ምድር ላይ ያሉ ነገሮቹን ሁሉም ምድር ታበቅል በተባለው ጊዜ ያበቀለችበት ቀን ማክሰኞ ነው የምድር እነኚህ አጹዋዋች ጥላልቅ ህንጻዎች ምናምኖች ሁሉ ማክሰኞ በመባል መክሰኞ አለታ የተፈጠሩ ናቸውና መክሰኞ እንግዲህ ጥሩ ነገር ነው ያው ነው መክሰኞ የተሻለ ቀን ነው መክሰኞ ማለት እንግዲህ የሚቀና ቀን ነው ተብሎ ይታወሳል ማለት ነው። እንወዳለን ማክሰኞን

ደህና ነኝ ደህና ነኝ ማለት ሰላም ነኝ ማለት ነው ጤናማ ነኝ ማለት ነው እየተሻልኩ ነኝ ማለት ነው። እና ደህና ምን ማለት እንግዲህ ጥያቄ ሳይሆን መልስ ነው ያ ማለት እንደምን አለ የተባለው ጥያቄ የሚመለሰው መልስ ለወዳጅ የሚመለሰው ማለት ደህና ነኝ ማለት ነው። እና እንግዲህ ደህና ነኝ ማለት ምስጋና የሚጨምረው በውስጡ ደህና እንድትሆን ያደረገን ፈጣርን የምታመሰግንበትን ነው። እና ደህና ነኝ ብቻ ሳይሆን እግዚአብሔር ይመስገን ደህና ነኝ ይሄ የምለው ቃል ቢገባ ጥሩ ነው ማለት ነው። ለቤል አመስገኝ ሲሆን ፖዘቲቪቲ በውስጣችን እየገባ እየተጋባ እያስተጋባ ወጣት ነው የሄደን ማለት ነው። እና ደና ነኝ የምለውን ሁሉም መስማት ነው የምፈልገው ወዳጅ ዘመድ ሲሆን ዘመድ ሲሆን ወላጅ አባቶቻችን እናቶቻችን ይሄን ደግሞ ወዳጅ ዘመድ የስጋን የቆረበ ሀገራችን ሁሉ ደህና እንዲሆን ነው የሚቆልጠው

መስኮት መስኮት እንግዲህ ምንድነው? በአንድ ቤት ያለ ዝናብ ማለት ንፋስ ለማስገባት እና ለመናፈስ ወይም ካልሆነ ንጹህ አየር እንዲገባ የሚያደርግ ቤቱ እንዳይታፈን የሚያደርግ ቀዳዳ ማለት ነው የሚዘጋና የሚከፋት ማለት ነው። እና እኝህ ደግሞ የመስኮት ሌላ ጥቅም ብርሃን ወደ ቤት እንዲገባ የሚያገለግል የህንጸው አካል ማለት ነው። እና መስኮት እንግዲህ ብዙ ጥቅም አለው። አንዳንዴ ጓዳ ውስጥ ሆኖ ውጩውን ለመመልከትም ይጠቅመናል። ደግሞ መስኮት ከተለያዩ ነገሮች ሊሰራ ይችላል ማለት ነው። ያ ማለት ከማስተዋት እና ከብረት ሊሰራ ይችላል ከእንጨት ሊሰራ ይችላል ከተለያዩ ነገሮች ሊሰራ ይችላል እና ማስታወት ጥሩ አገልግሎት አለው ለማለት ያክል ነው

ታች ታች የሚለው ቃል እንግዲህ ትክክለኛ ተቃራኒ የሚለው ላይ ወይም ከፍታ ነው ታች ማለት ዝቅታ ደግሞ የወረደ ቦታ እንደማ ማለት መጠነኛ ኑሮ ያሉ ሰዎችንም ታቸኛ በሚለው ልንገልጽ እንችላለን ማለት ነው። ሞቅ ያላለ ጠበቅ ያላለ ደብዘዝ ያላለ የታፈነና ኖሮ የያዘውም ታችኛ በመባል ሊያዝ ይችላል ማለት ነው። እና ታች ማለት እንግዲህ ቁልቁለት የሚለው ደግሞ ምንድነው? ሸለቆ የሚለውን ምናምን በውስጡ ሊያካትት ይችላል ማለት ነው። እና ታች እንግዲህ ብዙ ትርጉም አለው

ማሳወቂያ ማሳወቂያ ማለት እንግዲህ ምንድነው አንድ ነገር ማስገነዘቢያ ማለት ነው ስለሆነ ጉዳይ ማሳወቅ ስለሆነ ጉዳይ ማስታወቅ እወቅ የሆነ ጉዳይ ማስረዳት የምለውም ቃል ነው ይችላል ማለት አና ማሳወቂያ ማለት ምንድነው ማስጠንቀቂያ የምለውንም ጭምር እንዲያዝ በውስጥ ይችላል ማለት ነው እና ማሳወቅ አንድ ነገር ማስረዳት እንደውም ለምሳሌ የተለያዩ እይነቶች ማሳወቂያ ሊኖር ይችላል ማለት ነው። ያ ማለት ድሮ ሰው የሚያውቀውን ነገር ግን ግንዛቤ እንድኖረው ያ ማድረግ በየወቅቱ የሚሆን ነገር ሊሆን ይችላል ሌላው ደግሞ ጭራሽ የማውቀውን ህዝብ ማሳወቅ ማስተማር ደግሞ ማለማመድ ማውቃለሁ ይሄ ስል

በረዶ በረዶ ማለት እንግዲህ በጣም ሙቀት ሁኔታው ዜሮ ወይም ከዜሮ በታች የሆነና በጣም ቀዝቃዛ ቦታ ላይ ውሃው እንግዲህ በጣም ከቅዝቃዜው የተነሳ ምንድነው ወደ ጥንካሬነት የሚቀይርበት እንግዲህ ውሃው በራሱ ፈሳሽ ከመሆን ወደ ጠጠርነት የተቀየረ ውሃ በረዶ ተብሎ ልጠራ እችላል ማለት ነው። በረዶ ማለት እንግዲህ በጣም ቀዝቃዛ ነው። ወይም ደግሞ ፈሳሽ የነበረው ነገር ምንድነው ሳይ ሳይቀልጥ ወይም ካልሆነ ፈሳሽነቱን ለቆ ጠንክሮ የቆመ ማለት ነው። ጠንክሮ ያለ ጠጠር ያለ ማለት ነውና ሊቀልጥ የሚችል በቴምፕሬቸር በሙቀትና በቅዝቃዜው የሚሆን ማለት ነው። ና ቅዝቃዜ ከበዛና ጥርቃሬ ኔኬቲቭ በመሆኑ ምክንያት የወረደ ማለት ነው። እና በረዶ እንግዲህ ፍሪጅ ጋር ተያይዞ በብትራይብ መንገድ ሊሰራ ይችላል ማለት ነው። እና ብዙ ጥቅም አለው በረዶ እንግዲህ በተመታ ሰውነት ጉዳት በደረሰው ሰውነት ላይ እንደ መጀመሪያ እርጃታ ይሄን እንጠቀመዋለን።

ቻው ቻው የምለው ቃል እንግዲህ ምኑን ያሳያል መሰነባበትን ያሳያል ማለት ነው። አንድን ነገር ቻው ስትል ምን ታደርጋለህ ታሰናብታለህ ማለት ነው። እና። ያ ማለት የሆነ አንድ ላይ የነበረ ሰዎች አንድ ላይ የነበሩ ሰዎች። ምንድነው ሲለያዩ ማለት ነው። ቦታ ከቦታ ቦታ ሲለያዩ ቻው በመባባል ይሰለባበታሉ ማለት ነው። እና ቀጣይ በሰላም እስኪ እንገናኝ ድረስ። በጥሩ ሆኖ መልካም ሆን ደግሞ ጥሩ ቆይታ ይኑርህ ጥሩ ቆይታ መልካም ቆይታ እንዲኖርህ እመኝልሃለሁ የሚለውን መልካም ምኞታቸውን በመግለጽ። ቻው በመባባል ይለያያሉ። ለቀጣይ በሰላም ያደርሰን በሰላም ያገናኘን ለቀጣይ የሚል አይነት ስሜት በውስጡ ያዘለ ነገር ቻው የምለው በሚለው ቃል ልንገልጽ አንችላለን ማለት ነው

ማስተዋወቂያ ማለት እንግዲህ ቅድም ከዚህ በፊት ማሳወቂያ የሚለው ቃል ተነግረው ነበረ ተጠይቀን ነበረ። ለዛም ምላሽ እንግዲህ ሰጥቻለሁ ማስተዋወቂያ ማለት። አንድን ነገር ከሌላው ነገር ጋር ወይም አንድን ሰው ከሌላው ሰው ጋር ማስተዋወቅ ማለት ነው። እና ያ ማለት ማግባባት ማለት ነው። ያ ማለት ለሁለት የማይተዋወቁ ወገኖቹን ጓደኝነታቸውን ደግሞ ዝምድናቸውን በአንተ በኩል ማለት ነው። ያ ማለት ሶስተኛ ወገን ጠልቀህ በመግባት ማስረዳት ማለት ነው። ማሳወቅ ማለት ማግባባት ወይም ካልሆነ ማገናኘት ማለት ነውም። እና እንዲተመቻቹ ማዝደረግ ማለት ነው። እና ማስተዋወቅ ማለት እንግዲህ ሶስተኛ ወገን ገብቶ ሁለት የማይተዋወቁ ወገኖቹን ያስተዋውቃል። ለትዳር አጋርነት ደግሞ ለንግድ ካልሆነ አንድ መስሪያ ቤት ወይም አንድ ትምህርት ቤት ሊሆን ይችላል። የተቻለ ነው የሚለውን ማስታወቂያ መስራት ማለት እና ማስተዋወቂያ ጥሩ ማስተዋወቅ ማለት ጥሩ ደንበኛ ያተርፋል ማለት ነው። እና ጥሩ ማስታወቅ መልመድ አለብን ማለት ነው። እና

ስንት ነው ስንት ነው የሚለው ቃል እንግዲህ ምንድነው? ቅድምም ይሄንን ቃል ተጠይቀህ በተደጋጋሚ ቃሉ አስፈላጊ ሆኖ ጥንሰውን ጡል ሊሆን ይችላል ግን ሴንት ነው የምለው ቃል መጠኑን ለማወቅ የምንጠይቀው ጥያቄ ነው። በራሱ ስንት ነው? የሚለው ጥያቄያዊ ነው። እና መጠኑን ለማወቅ ማለት ነው። ያ ማለት መጠን እንግዲህ ሚለካው በኪሎ ሊሆን ይችላል ካልሆነ በፍሬ ሊሆን ይችላል። የተለያዩ በእሽግ በካርቶን በተለያዩ ነገሮች ሊሆን ይችላል። ወይ ካልሆነ ለምሳሌ ሰው ቢሆንም በቁጥር ሊሆን ይችላል። እና ይሄንን ሁሉ ስንት ነው በሚለው እንረዳለን ማለት ነው። እና ስንት ነው ሲባል ምንድነው መልሱ አንድ ነው ሁለት ነው ሶስት ነው አራት ነው አምስት ነው መቶ ነው ምን ያህል ነው ሲባል ሰባ አምስት ፐርሰንት ነው ብለህ በተለያዩ መንገድ ትገልጻለህ። ነገር ግን ምንድነው ቁጥሮችን ተጠቅመህ የምትመልሰው መልስ አይነት የሚያሳይ ነው የሚያስረዳ ነው ማለት ነው። እና ስንት ነው ተብሎ ይጠራል ማለት ነው። እና ስንት ነው ስንት አይነት ነገር አለ ስንት አይነት ጾታ አለ? ስንት አይነት ቤት አለ? ስንት አይነት ቀለም አለ? ስንት አይነት ሰው አለ? በተለያዩ መንገዶች ስንት ነው የሚለው ጥያቄ ወሳኝ ነው። ስንት ነው የሚለው ቃል ለተለያዩ ነገሮች ይገባል። በቃል ከምንናገረው ንግግራችን ውስጥ ስንት ነው የሚለው ቃል ሳንጠቅምበት እንውላለን ብለን አናስብም ማለት ነው። በብዛት ገበያ አካባቢ የሚነገሩ ነገሮች መጠንን ለማወቅና ያለውን ባጀትን ኪስን ከማየት አንፃር የሚጠየቁ ጥያቄዎች ናቸው።

የሲራ ገዘ ገደብ ይቀርባል ውጥረት እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ዘገይቼ እሰራለው። ቡና ማጠ መጠጣት እጨምራለው። አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ የስልኬ መልእክቶቹን አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼም እንዲህ ናቸው እርስ በእርስ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብ ሴትቶች መኖር አይችሉም ጊዜው ሲደርስ ይፎይታ ይሰማኛል። ግን አሁን ምን መታገል አለብኝ?

ለደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል። ስላይዶ ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርገ መለማመድ አለብኝ በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል እችል የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። ባለኝ በጣም በጣም አሳሳቢ ነው። ግን መዘጋጀት አለብን ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናሉ ተስፋ አደርጋለሁ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

ዛሬ የቡድን ስብሰባ አለን ሁሉም ሰራተኞች ይሰበሰባሉ። አዲስ ፕሮጀክት ማወያያ አለብን አላውቀው የስራ ክፊፊል ያቀርባል እያንዳንዱ የተግባሩን ሚና ያውቃል ሀሳቦችን ትለዋውጦ እናቀርባለን ትለዋውጠን እናቀርባለን አንዳንዶቹ ጥያቄዎች ይጠየቃሉ ሌሎች አማራጮች ይሰጣሉ ጊዜ ገደብ አጠብቀን መቀጠል አለብን። ቲቪ ብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልገናል ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል ከዚያ ወደ ስራ እንመለሳለን ተነሳሽነት ይሰማናል።

ጎረቤቶቻችን ጥሩዎች ናቸው። ከብዙ አመታት ጀምሮ እናቃቸዋለን እርስ በራሳችን እንረዳዳለን እሺ ኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻቸው ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን መፍትሄ ከፈለግን ይረጡናል በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ አያለ ነው ምክር ይሰጡናል ጎሮቤቶች አን እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው ይሄ ማህበረሰብ ስሜት ይፈጥራል።

የአትክልት ስራ ማድረግ ኢወዳለው ትንሽ የአትክልት ቦታ አለኝ አተር እና ቲማቲም ኢዘራለሁ በየቀኑ ውሃ አጠጣለሁ። ተኪሎች ቀስ በቀስ ያድጋሉ አዲስ ቂጠሎች ሲመጡ ደስ ይሉኛል። አፈር መነቀስ የአካል እንቅስቃሴ ነው። ኢጆቼ ቁሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው ኢበባዎቼ እዘራለሁ። ቀለሞች ያስደስቱኛል የራሴ ምግብ ማበቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል የአትክልት ስራ መደሰት እና ምርት ነው።

የልደት ቀኔ ይቀርባል ትንሽ አከባበር ማድረግ እፈልጋለሁ። ጓደኛችን ማን ሊጋብዝ እያሰብክ ነው? ቦታ መመረጥ አለብኝ ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ። ቸኮለት ኬክ ምርጥና መጠጦችና ምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ። ያስተዋል እና ቅልማት መግዛት እችላለው። ሁሉም ሰው እንዲመጣ ተስፋ አደርጋለው። ይህን ቀን ሊውል ለማድረግ ይፈልጋሉ? ከሰዎች ጋር ማክበር ደስ ያሰኛል። እድሜዬ ክብር ማግኘት ያስፈልጋል

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሉም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ የአእምሮ ጤና ላይ ይጎዳል ተገበሬዎቹም ሰርዣለሁ ለአንድ ወር መሞከር ይፈልጋል እውነተኛ ህይወት ግንኙነቶችን ይተኩራሉ ከእውነተኛ ሰዎች ጋር እነጋገራሉ መጽሐፍ ማንበብ እችላሉለሁ በአትክልት መስራት ይችላል ጊዜዬን ለተሻለ ነገር ይጠቀማለው። በመጀመሪያ ከባድ ይሆናል ግን ይሄውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ፣ መህብራዊ ሚዲያው መሳሪያ መሆን አለበት። ይህ የህይወት፣ ህይወት አይደለም።

የልጅነት ጊዜዬን ሲዘክር ደስ ይለኛል በሀገር ቤት ነበረ ከጓደኞቼ ጋር እንጫወት ነበረ ዛፎች ላይ እንወጣ ነበረ ወንዝ ውስጥ እንዋኝ ነበረ። አያቴ ታሪኮችን ትነግረን ነበረ ምሽት ላይ በሰማይ ኮከቦችን እንመለከት ነበረ። ትምህርት ቤት ረጅም መንገድ ነበረ እርስ በራሳችን እንረዳዳ ነበረ ቀላልና ደስተኛ ጊዜ ነበረ። አሁን ያ ግዝ ጠፋ ነገር ግን ትዝታው ይቀራል። ልጅነት ውብ ነበረ

በየሳምንቱ ቤተሰቤን እደውላለሁ። ከቤት ርቄ ስለሚኖር አናግራለሁ። እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ያጋሩናል። እናቃና ሳለን ስለ አዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ናፍቆኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ ይረዳህ ነው ግንኙነት በጣም አስፈላጊ ነው በተሰበው ሁሌ በልቤ ውስጥ ናቸው።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

የመስመር ላይ ግዢን ብዙ እጠቀማለሁ። በጣም ምቹ ነው። ከቤት መውጣት አያስፈልግም። ብዙ አማራጮች አሉ። የተለያዩ ድረ ገጾች እመለከታለሁ። ዋጋዎቹም አነጻጽራለሁ። የደንበኛ ግምገማዎችን አነባለሁም። በውተዎችና መገለጫዎች ይረዳሉ ወደ ጋር እጨምራለሁ የከፊያ መረጃ እገባለሁ። ትእዛዙ በጥቂት ቀናት ይደርሳል። ማጥቢያ እንኳ አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠብቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው ቴክኖሎጂ ህይወቴን ቀላል ያደርጋል።

ድመት አለኝ ሲሞን ሉሲ ናት በጣም ውብ እና ተንቆለኛ ናት በየቀኑ መመቅብ አለብኝ። ውሃዋን መቀየር አለብኝ ከኔ ጋር መጫወት ትወዳለች። ትንሽ ኳስ ታጫውታለች አንዳንድ ጊዜ በእግሬ ላይ ተኝታለች። ሙቀቷን እሰማለው ስትታመም ወደ ዶክተር ይወስዳታል። እኔ ንጽህናዋን መጠበቅ አለብኝ። ሉሲ በተጠብ አባል ናት። ከእሷ ጋር መሆን ከዘዘተኛ እንስሳት ፍቅርና ተጨባጭነት ይሰጣሉ።

ገንዘብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ወጪዎች መቀነስ ጀምሬያለሁ። የቤት ምግብ መብላት ይረዳል ከምግብ ቤቶች ላይ ለመብላት ወድ ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን አልገዛም። ባንክ ውስጥ ማስቀመጥ ይድህነት የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ። አንዳንድ ጊዜ ከባድ ነው ግን አስ አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል

የእለት ሚሳ ጊዜ መጣ። ከቢሮ ኢወጣለሁ አንዳንድ ጊዜ በከፍቴሪያ ኢበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች። የማይክሮዊ የማይኪሮ ወይብ ኢሞቃለሁ በወደደው ቦታ ተቀምጬያለሁ ባልደረቦቼ አብረው እንበላለን ስለተለያየ ነገሮች ኢኒነጋገራለን። አንዳንዶቹ ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወደ ስራ ኢኒመለሳለን። የሚሳ ጊዜ አስፈላጊ እረፍት ነው

በስራ ላይ ከባል ደርባ ከባልደርባ ጋር ግጭት ተፈጠረ አስተያየቶቻቸው የተለያየ ናቸው። ስለ ፕሮጀክት አቀራረብ መደራደር አልቻልንም። ሁለታችንም እናምናለን ውይይት ትንሽ ሙቅ ሆነ። ሌሎች ስራተኞች አስተውሏል። ይሄ ሚቹ አይደለም። ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብኝ። ስራው መቀጠል አለበት። ግላዊ ስሜቶች ማስወገድ ያስፈልጋል። ምናልባት ዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የቡድን ስራ መስማማት ይጠይቃል።

ዛሬ ቡድን ስብሰባ አለን ሁሉም ስራተኞች ይሰበስባሉ አዲስ ፕሮጀክት መወያያ አለን አለብን አለቃው የስራ ክፍፍል ያቀርባል የእንደአንዱ የተግባሩ ሚና ያውቃል። ሀሳቦችን ተለዋውጦ እናቀርባለን አንዳንዶች ጥያቄዎች ይጠይቃሉ ለሌሎች አማራጮች ይሰጣሉ። ጊዜ ገደብ አጥብቀን መከተል አለብን ትብብር አስፈላጊ ነው። እርስ በእርስ በደጋግፍ ያስፈልጋል። ስብሰባው ሰዓት ይወስዳል ግን ግልጽነት ያገኛል ከዚያ ወደ ስራ እንመለሳለን። ተነሳሽነት ይሰማናል

የቪዲዮ ጥሪዎች አሁን የተለመዱ ናቸው። ከቤተሰብ ጋር ለማገናኘት ይጠቅማል። ፊታቸው ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት የሰሩ ይሆናሉ። ጥሩ የበይነ-መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ ይቆራረጣል ወይም ድምፁ መዘገየት፣ መዘገየት ይኖራል። ግን በአጠቃላይ ይሰራል ቴክኖሎጂ። ርቀቶቹን ያሳንሳል። ሰዎችን በይይታ ማየት ግንኙነት ያጠናክራል፣ ይሄ ዘመናዊ ህይወት አካል ነው።

ገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ ብዙ ነገሮች አሉ አትክልትና ፍራፍሬ እገዛለሁ። ሻጮቹ ጥሪዎች ጥሪዎች ናቸው። ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ ደረቅ እቃዎቹን። እገዛለሁ ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገበያ በጣም ተንቀሳቃሽ ነው። ትኩስ እቃዎች ማግኘት ደስ ይላል። የቤት እቃዎች ሁሉ ይገኛሉ ይህን እለት ሁሌ እጠብቀዋለሁ። በከረምት በከረጢት እሸከመዋለሁ

የባህላዊ ዳንስ መማር ጀምሬያለው። እስክስታ በጣም ውብ ነው እግሮቼን እና ትክሻዎች በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበረ። አሁን የተሻልኩ ነው። ከሌሎች ተማሪዎች ጋር እንልማም እንልማመዳለን ሁላችንም አብረን እንደምን እንደምን አለን። ባህላችንን መጠበቅ አስፈላጊና በበዓላት ላይ እናቀርባለን። ዳንስን ደስታና ኩራት ነው። ይሄ የኛ ማንነት ነው

የንግድ አውታር መረብ ዝግጅት ላይ ነበርኩ። ብዙ ባለሙያዎች ተሰብስበዋል። አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋውቄያለሁ። ስለ ስራዬ ተናግሬያለሁ። ሌሎችም ስለ እነርሱ ነግረውኛል። የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎች ሰማው። አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ የስራ አውታር መረብ ለእድገት አስፈላጊ ነው።

ድመት አለኝ ስሟ ሉሲ ናት በጣም ውብ እና ጥንኮለኛ ናት በየቀኑ መመገብ አለብኝ። ውሃዋን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድደዋለች። አንዳንድ ጊዜ በእግሬ ላይ ትተኛል ተኝታለች እሙቀታዋን እሰማለሁ ሲትታመም ወደ ዶክተር ኢወስዳታለሁ። ኒጽሂናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅር እና ተጨባጭነት ያስ ይሰጣሉ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

የስራ ጊዜ ገደብ ይቀርባል ጥርት እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ። ዘገይቼ እሰራለሁ ቡና መጠጣት እጨምራለሁ። አይምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶችን። አላየሁም ሁሌም ጊዜ ልስራ ነው። ባልደረቦቼም እንዲሁ ናቸው እርስ በእርስ እንበረታታለን። ትንሽ ጊዜ ይቀረናል በደምብ መስራት አለብን። ሴት እህቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል ግን አሁን መታገል አለብኝ

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ ስውቅ እርኩብ ብዙ አማራጮች አሉ ቀለማዎች እና ቂጦች ቂጦች። ከተለያዩ ናቸው አንዳንዱ ይሞክራሉ ምቹ መሆን አለባቸው አንዳንዶቹ በጣም ይጠበበኝ ናቸው። ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ስፖርት ጫማ የሚጮኸውን በመጨረሻ አንዱን መረጥኩ። ጥቁር እና ቀለል ጥቁሮ ደስ ብሎኛል

ልብስ የማጥባ ልብስ የማጥበበት ቀን ሁሌ ረብነው ቆሻሻ ልብሶችን እሰበስባለው በቀለም አላየ ላይ ያለው ነጭና ቀለማት የጥለያዩ ናቸው። በማሽን አጠጥቤ ያሞኙላል መሸጥ መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ ይሰቅላል ፀሀይ ያጠርቃቸዋል ሽቷቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶች እለብትብልዋለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይሄ የሳምንት ተግባር ነው። ሁሌም ማድረግ አለብን

የአፈጻጸም ግምግማዬ ዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከኔ ጋር ይቀመጣል። የማሌብ ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ። የት ማሻሻል እችላለሁ? አዎንታዊ አሳይ ተስፋ አደርጋለሁ። ግን ተገን የሆኑ ነገሮችን ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን። የደሞዝ ጭማሪ ሊኖር ይችላል። ወይም ምናልባት አዲስ ሚናዎች ይሄ የእድገት እድል ነው። ከርሱ መማር እፈልጋለሁ። ግልጽ ግንኙነት ተስፈላጊ ነው። ከስራየ ለመሻሻል ቆርጫያለሁ

በየሳምንቱ ቤተሰቤን ኢደውላለሁ ከቤት እርቄ ሲለሚኖር አናግራለሁ። እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ቲነግረኛለች አባቴ መልስ ይሰጣል ኢቶቼ ደስታቸውን ይጋሩናል። ኢቃ እንሰራለን ስለ አዲስ ነገሮች እንነጋገራለን የቤት ወሬዎች እሰማለሁ አንዳንድ ጊዜ ኢናፍቀኛል። ግን ድምፃቸውን መስማት ያስደስተኛል ኢዚያ ሁሉም ነገር ኢንዴት እንደሆነ ኢረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ነው

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ። ፓፕ ኮርን ማዘጋጀት ጀምሪያለሁ መጠጦችን አዘጋጅቻለሁ ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን አንዳንድ ጊዜ እንስቃለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ቃለቀ በኋላ እንነጋገራለን። ምን እንደወደድን? እናጋራለን የፊልም ምሺት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳሚንት ሶስት ጊዜ እሞክራለሁ ጠዋት ለማነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል መረማንና መሮጥ እሰራለሁ። አንዳንድ አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ አካል እየተለወጠ ነው የበለጠ ጥንካሬ ይሰማኛል ጤናዬም የተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በራሳችን ያንን ግፋፋለን። ስላለ ስላሳ ደቂቃ ያህል ይወስዳል ይህን ይህን እንደ ልምድ ማድረግ ይፈልጋለው

በስራ ላይ ከባልደረባ ጋር ግጭት ተፈጠረ ::አስተያየቶቻችን የተለያዩ ናቸው ስለፕሮጀክቱ አቀራረብ መንደራደር አልቻልንም ሁለታችንም እናምናለን ውይይቱ ትንሽ ሞቅ ሆነ። ሌሎች ስራተኞች አስተውሏል ይሄ የሚጮህ አይደለም ለመቆጣጠር እየሞከርኩ ነው ምናልባት አስተባባሪ ማስገባት ያስፈልጋል ችግሩን መፍታት አለብን ስራም መቀጠል አለበት ግላዊ ስሜቱ እቺ ማስወገድ ያስፈልጋል ምናልባት ዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው የቡጡን ስራ ማስማማት መጠየቅ

የመስመር ላይ ጊዜ ብዙ ይጠቀማል በጣም ሙቹ ሆኖ ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድህረገጾች እመለከታለው ዋጋቸውን አነጻጽራለው የደንበኛ ግምግማዎችን እንበላ ፎቶዎችም እና መግለጫዎች ይረዳሉ ወደ ግራ ጋሪ እጨምራው የክፍያ መረጃ እገባለው ትእዛዙ በጥቂት ቀናት ይደርሳል ማጠበቂያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ትቋጥራለች በማይክሮ ዌቭ እሞቀዋለሁ በወደደው ቦታ ተቀምጫለሁ። ባልደረቦቼ አብሮ እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ላጋጠማቸው ነገሮች ይዘክራሉ። ሌሎችን ለቀልዶች እናንገራለን ይህ የእረፍት ጊዜ ነው። ሰዓት አንዲት ስላለባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ፀጉሬን ለመቆረጥ ጊዜ ደርሷል። በየወሩ እሄዳለሁ። መስተካከል ያስፈልገዋል፣ የፀጉር አስተካካይ ጥሩ ናት፣ ምን እንደሚፈልግ ታውቃለች፣ አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥባለች፣ ከዚያ ትቆርጠዋለች፣ በማስተዋት እመለከተዋል፣ በዙሪያው ሴቶች ሌሎች የታጠቡ ናቸው፣ ሁላችንም እንነጋገራለን። ስለ ህይወት እና ስራ እንወያያለን። የሳሎን ጊዜ ማረጋገጥ ነው፣ ከዚህ ፀጉሬ ደስ ይለኛል፣ ንፁህና መስተካከል ተሰምቶኛል።

በየቀኑ በአውቶቢስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሌም ወደ ስራ እየሄድኩ ናቸው። አንዳንድ እይተኛ ይጓዛሉ ሌሎች ሞባይል ይመለከታል መስኮት አጠገብ መቀመጥ ኢወዳለሁ ከከተማው እይታ ውብ ነው። ሰዎች እና ሰዎች ያልፋሉ አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል ሹፌሩ በጣን ያሽከረክራል ይሄ እለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል

ሲልኬን በጣም እጠቀመዋለሁ። ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከተዋለሁ። በማህበራዊ ሚዲያ በተቀበሪዎች እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳሉ። ሰዓታት ያልፋሉ። ይሄ ጤናማ አይደለም። ሌሎችን ነገሮችን ማድረግ አለብኝ፣ እንደማንበብ ወይም አካል ብቃት እንቅስቃሴ። ግን ስልኬ ያስገርፈኛል አስተያየቶች ማንበብ እወጣለሁ ቪዲዮዎችን እመለከታለሁ። አስክሪን ጊዜያዬን መቀነስ አለብኝ። ተጠቃሚ መሆን ይችላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥርጥር ያስፈልጋል።

በስራ ለመጓዝ እየተዘጋጀው ነው። ሌላ ከተማ መሄድ አለብኝ። ጥቂት ቀናት ይቆያለሁ። ሰብሳቢዎች ተያይዟል መድረሻዬን ማረጋገጥ አለብኝ ቲኬት ተገዝቷል ሆቴሉ ተይዟል ሻንጣዬ ማሰባሰብ አለብኝ የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ። የሰነዶች ቂጂዎችን አዘጋጅቻለሁ። አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ ግን ቤተሰቤን አናፍቃለሁ የንግድ ጉዞ አንዳንድ ጊዜ አድካሚ ነው ግን የስራ አካል ነው።

ቂዳሜ በዓል ይቀርባል? ምን ላድርግ እያሰብኩነው በሳምንቱ ደክሚያለሁ እረፍት ያስፈልገኛል። ምናልባት ጓደኞቼ እገብዛለሁ። አንዲት ፊልም እንመለከታለን ወይም ወደ መናፈሻ እንሄዳለን። የቤት እቃዎች ላጸዳ እችላለሁ። ልብስ ማጠብዥ አለብኝ። የታዘዙትን መጽሐፍ መንበብ አይፈልጋለሁ። አዲስ የመግቢያ ስራ መሞከር ደስ ይለኛል። ጊዜው ፈጣን ያልፋል። እረፍት ያስፈልገናል ለሳምንት መልሶ መሙላት መስራት አለበት

የእንቅልፍ ልምዴ ጥሩ አይደለም ብዙውን ጊዜ ዘገይቼ እተኛለሁ። ፊልም ኢመለከታለሁ ወይም አንበላም። አነባለው ጊዜያ ለማንሳት ከባድ ይሆናል ማለዳ ላይ በጣም እደክመዋለሁ። ቡና ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስሚንት ሰዓት ይመክራሉ ግን እኔ ሲድስት ያህል እተኛለሁ በቂ አይደለም። ስልክን በጣም ባጣም በፊት ማስቀመጥ አለብኝ እንቅልፍ ጤንነት አስፈላጊ ነው። ይሂ መለወጥ ኢፈልጋለው በእረፍት የተቻለ ኢሰራለው

መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋሉ ታሪኮች አለም ይከፍታሉ ምናባዊ ቦታዎች ይጎበኛሉ አዳዲስ ነገሮችን ይማራሉ። አንዳንድ መጽሐፍት ያለቃሉ የሌሎች ያስቃሉ ደራሲዎች ብልህ ቃላቸውን ልቤ ይነካል። ምሽት ላይ ከመተኛቴ በፊት አነባለሁ ቤተ መጻፍ መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦችን እንረዳለን ማንበብ አይምሮን ያድጋል

ጓደኞቼ በህይወት ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በራሳችን እንረዳዳለን በችግር ጊዜ ይቀራረቡናል በደስታ ጊዜ አብረው ያስቃሉ። የሚስጥሮችን እንለዋወጣለን በቂጽምያው አብረን እንሰበሰባለን ቡናን ጠጣልን ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል እምነተኛ ጓደኛ እድለኛ ያደርገዋል። ከእነርሱ ጋር መሆን ደስ ይለዋል

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየ እሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንገል ትምህርት የሚመክር ይሰጣል ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል። በቤተ ውስጥም እየጸለየው ጠዋትና ሚሽት እንዘክራለን የእምነት መጽሐፍ እናነባዋለሁ። በጾም ጊዜ ህግን እቀጥላለሁ ይሄ መንፈሳዊ እድገት ይሰጣል። የእምነት ተጽፋ ይጸጣል በእግዚአብሔር ላይ እተማመናለሁ

ለማስተዋት ተስፋ እያደረኩ ነው ለሁለት አመታት ተረኪቤ ተረካቢ ሆኜ ሰርቼለሁ ጥንኪሬ እሰራዋለሁ ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ሙሳነው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላ እጩ ከእኔ የተሻለ ነው ግን በኔ ችሎታ አምናለሁ የኪሎትን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል እኔ አሰፈላጊ ናው ውጤቱን በቅርብ እሰማዋለሁ። ምንም እንኳን ምንም ቢሆን መስራት እቀጥለዋለሁ

ፀጉሬን ለመቆረጥ ጊዜ ደርሷል። በየውሩ እሄዳለሁ፣ ማስተካከል ያስፈልገዋል። የፀጉር አስተካካይ ጥሩ ናት፣ ምን እንደሚፍልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥባለች፣ ከዚያ ትቆርጠዋለች፣ በማስተወት እመለከታለሁ፣ በዙሪያ ሴቶች ለሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት እና ስለ እንወያያለን፣ የሳሎን ጊዜ ማረጋጋት ነው፣ ከዚያ ፀጉር ደስ ይለኛል፣ ንጽሁና ማስተካከል ተሰምቷል።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎች ቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ብሎን ቀረብክ ራስህን አስታውቂያለሁ ስለ ስራዬ ተናግሬያለሁ። ሌሎችን ስለ እነርሱ ነግረውኛል። የንግድ ካርዶችን ተለዋውጠን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ሞክር ስጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይሄን እድል አመሰግናለሁ። የስራ አውታር መረብ ለእድገት አስፈላጊ ነው

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን ፀግረዳና እንጀራ እናዘጋጅን ቤቱን እናጸዳለን አበባዎቹን እናስቀምጣለን ጎረቤቶች እርስ በራሳቸው ይገባኛል ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። ሀገር ዘፈኖች እንዘፍናለን የቤተክርስቲያን ደውል ይሰማል ሁሉም ሰው በረከት ይለዋወጣል ይሄ የባህል ጊዜ ነው። በዓላት ህይወትን ይሞላሉ

ኮምፒውተር ዛሬ ችግሮች አሉት በጣም ቀስታል መክፈቱ ረጅም ጊዜ እየወሰዳል መተገበሪያዎች ይቀዘቅዛሉ በእርግጥ አስጨንቋል። መረጃዬ አላጣም ብዬ ተስፋ አደርጋለሁ መጀመሪያ እንደገና አዘመርኩ ይሄ አልረዳም። አሁን የቴክኒክ ድጋፍ እንዲደውል እየሞከርኩ ነው ምናልባት ቫይረስ ሊሆን ይችላል። ወይም ያሮገ እድሜ ምልክት ይሄን ኮምፒውት ለአምስት አመታት ነበረኝ አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ በቴክኖሎጂ ላይ በጣም ጥገኛ ነን ሲዘራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን።

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ። ሳምፑዛ በጣም ጣፋጭ ነው ሞቅ ያለ እና ኪሪስፒ ነው። የእንቁላል ሳንዲዌች በጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይም ከማንጎ ሻጮቹ ፈጣን ናቸው። በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን። የመንገድ ምግብ ሊውጣ ይኛለሁ። በየቦታው ይገኛል። ይህ የተለመደ ልምድ ነው

የባህላዊ ዳንስ መማር ጀምራለው። እስክስታ በጣም ውብ ነው እግሮችን እና ትከሻዎች በልዩ መንገድ እንጠቀማለን። የሙዚቃ ምትን መቀጠል አለብን መምህሩ እንቅስቃሴዎችን ያሳያል። እኛም እንደግማለን በመጀመሪያ ከባድ ነበረ አሁን እየተሻልኩ ነው። ከሌሎች ከተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን አለን ባህላችንን መጠበቅ አስፈላጊ ነው። በባእላት ላይ እናቀርባለን። ዳንስ ደስታና ኩራት ነው ይሄ የኛ ማንነት ነው።

የእንቅልፍ ልምድ ጥሩ አይደለም ብዙውን ጊዜ ዘገይቼ እተኛለሁ ፊልም እመለከታለሁ ወይም አነባለው ከዚያም ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል። የመተኛት መርሃግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬን ባጣም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ በእረፍት የተቻለ እሰራለሁ

ምሽት ላይ ዜና እመለከተዋለሁ ምን እየተፈጠረኝ እንደሆነ ማወቅ እወዳለሁ። ሀገር ውስጥና ውጪ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዘኛቸው የአየር ሁኔታ መረጃዎች ይሰጣሉ። የስፖርት ውጤቶች ይወዳሉ ጋዜጠኞች መረጃ ያብራራናል። አንዳንድ ጊዜ ከቤተሰብ ጋር ይኖያያል የዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል ከዚያ ለእረፍት ይሄዳል

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብኝ አሰልጣኙን እያሰለጠነ ይሆናል በትኩረት ማዳመጥ አለብኝ። ማስታወሻ ይጽፋል በኮምፒውተር ላይ እለማመዳለሁ አንዳንድ ተግባር ውስብስብ ናቸው ጥያቄዎች ይጠይቃሉ ባለደረቦቼ እንዲሁ እየተማሩ ናቸው እርስ በእርስ። እንረዳዳለን የስልጣና ቁሳቁሶችን ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ እንደአንድ ጊዜ ከባድ ነው ግን። መላመጥ አለብን ቴክኖሎጂ አለማቋረጥ ይለውጣል

የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል ያለፋ ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻያ እችላል አሁን ጣቢያ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮችን ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ ግቦቼ ለሚቀጥለው ጊዜ እናዘጋጃለን የደሞዝ ጭማሬ ሊኖር ይችላል ወይም ምናልባት አዲስ ናሙናዎች ይህ የእድገት እድል ነው። ቅርጹን መማር ይፈልጋል ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ

ምርት ምግቤ ድሮ ወጥ ነው። ድሮ ወጥ ነው። በጣም ጣፋጭ ነው ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል ኢንጄራ ጋር ይበላዋለው። እሁድ ላይ እናቴ ታዘጋጀዋለች ቤት ሁሉ ጥሩ ይሸታል። ቤተሰቡ ሁሉ ይወዳል ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ በዝግት መብላት ነው ከአይብ ጋሪም ጥሩ ነው። ይሄን ምግብ አሁን እፈልገዋለሁ የምግብ ቤቶች ላይ እዘዛለሁ። ድሮ ወጥ የኢጦጵያ ልዩ ምግብ ነው።

ሙዚቃ ያለ ሁለት ህይወት አይቻልም በየቀኑ ይሰማል ኢትዮጵያ ሙዚቃ ምርጥና ባህላዊ መሳሪያዎች ልዩ ድምጽ አላቸው ዘመናዊ ዘፈኖች እወዳለሁ ሲሰራ ሙዚቃ ያግዘኛል። በመኪና ውስጥ አሰማለሁ ከጓደኞቼ ጋር አዲስ ሙዚቃወችን እንለዋወጣለን። አንዳንድ ዘፈኖች ያልቆኛል ሌሎች ደስ ያሰኙኛል። ሙዚቃ ሲሜቴን ይለውጣል ቃላት ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት

የልደት ቅንህ ይቀርባል ትንሽ አክባበር ማድረግ ይፈልጋል ጓደኞቼ ማንን ልጋብዝ እያሰብኩ ነው ቦታ መምረጥ አለብኝ ምናልባት ቤቴ ውስጥ ይሻላል ኬክ ማዘዝ አለብኝ ቸኮሌት ክኬ ምርጥ ነው መጠጦችና ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ማዘጋጀት አለበኝ። እና ቀለማት መግዛት እችላለሁ ሁሌም ሰው እንደሚመጣ ተስፋ አደርጋለሁ። ይህን ቀን ልዩም ለማድረግ እፈልጋለሁ ሰዎችን ማክበር ደስ ያሰኛል እድሜዬ ክብር ማግኘት ያስፈልጋል

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናብ ድምጽ ያረጋገኛል። ከመስኮት አጠገብ ተቀምጨ እመለከተዋለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ እርጥብ ነው። ሰዎች በጃንጥላ ይራመዳሉ። ማውራት ድምጽ አይሰማም ተፈጥኖ እየጣጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ። ይሄን የአየር ሁኔታ እወደዋለሁ። ቤት ውስጥ ሙቅና ድህነት አለ።

በስራ ለመጓዝ እየተዘጋጀ ነው እንዴ ይላል ከተማ መሄድ አለብኝ። ጥቂት ቀናት እቆያለው ሰብሳቢዎች ተያይዟል መደራሻዬን ማረጋገጥ አለብኝ። ትኬት ተገዝቷል ሆቴል ተይዟል። ሻንጣዬን ማሰባሰብ አለብኝ። የንግድ ልብሶች ማሸግ አለብኝ። ላፕቶፕን መምጣት አለብኝ። የስነቶች ቄሌዎች አዘጋጃለሁ። አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ እንደማያት ያዝያዝ እሰጣለሁ። ግን የቤተሰቤን አህናፊ ቃላይ የንገት ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣዋለው የቡናው ሽታ ቢጫውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እኛ እናስባለን ከዚያ እንፈጫለን ጀበና ውስጥ እንፈለዋለን ጓዳኞቼ ሲመጡ አብረን እንጠጣለን ቡና መጠጣት እረብት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይሄን ጊዜ በጣም ዪወዳለው ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት እለት ልምድ

ልብስ የማጥብበት ቀን ሁሌ ሮብ ነው ቆሻሻ ሊቢሶች አሳስብ እሰበስባለሁ። በቀለም እየለያያለሁ ነጭና ቀለማት የተለያዩ ናቸው። በይ ማሸት አጥበይ ያመኛል መሸት መረጃ አስፈላጊ ነው ደረቅ ፃይ ሆኖ በገመድ ላይ እሰቅላሁ። ፀሀይ ያደርቃቸዋል ሽቷቸው ደስ የሚልና ከደረቀ በኋላ እቀበለዋለሁ አንዳንድ ልብሶች እለብስ እብያለሁ ንጹህ ልብስ መልካም ስሜት ይሰጣል። ይሄ የሳምንት ተግባር ነው። ሁሌ ማድረግ አለብን

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ ባልጋ እቆያለው። ብዙ ውሃ እጠጣዋለው መድሃኒት ወስጄያለው እናቴ ሾርባ ላከችልኝ ሞቅ ያሌነው ትንሽ ያህል እበላለው ደከም ይሰማኛል ማንበብ እንኳ አልችልም። ፊልም ብቻ ይመለከታል ለመተኛት እሞክራለው እረፍት መርጥ። መድሃኒትን ነቂ እንደሚሻል ተስፋ አደርጋለው ጤንነት አስፈላጊ ነው

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀመሪያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ ነገር መታጠፍ እንቅስቃሴዎች አድርገዋለሁ። አካል የተለወጠ የበለጠ ጥንካሬ ስመኛል ጤናዬን የተሻሻለ ነው። ከጓደኛየ ጋር አብሮ መስራት ያበረታታል እርስ በራሳቺን እደጋገፋለን ለን ሰላሳ ደቂቃ ያህል እየወሰድን ይሄንን። አንዴ ልምድ ለማድረግ እፈልጋለሁ

ጥዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመርኩ ነው መጀመሪያ እና እጠጣለው ከዚያ ቁርሴ እበላለው የጧት ጊዜ በጣም ጸጥተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለው ከዚያ ንጹህ ልብስ እለብሳለው አይምሮዬ በጣም ንቁ ሆኖ የእለት ስራ አለ መጀመሪያ ደስ ይለኛል። ጠዋት ላይ ሁሌ ቸኩያለው ጊዜዬ ባይኖርም ጥሩ መዘጋጀት አለብኝ ይህ የእለት እለት ልምዴ ነው

አዲስ ነገር መማር ፈተና ነው። ከጥቂት ወራት በፊት ጀምሪያለሁ ያለው በመጀመሪያ በጣም ከባድ ነበሩ ብዙ ስልተቶችን እሰራ ነበረ ግን ቀስ በቀስ እየተሻልኩ ነው። በየቀኑ ትንሽ ለማመድ አለብህ በምህረት ታዘጋጀለች። ኢንተርኔት ላይም እመረምራለሁ አንዳንድ ጊዜ ተስፋ እቆርጣለሁ ግን እቀጥላለሁ ትንሽ እድገት ሲኖር ድረስ ይለኛል። ጥያቄስ ያስፈልጋል? አሁን የተሻለ ሆኖል አዲስ ችሎታ ለወደፊት ይረዳል

ከማህበራዊ ሚዲያ እረፍት ኢወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌም የወደደርኩ ነው እገኛለሁ ሌሎች ምን እያደረግ እያየሁ? ዪሄ የአእምሮ ጤና ላይ ይጎዳል። መተገበሪያዎቹ ሰረዣለሁ ለአንድ ወር መሞከር ይፈልጋል የእውነተኛ ህይወት ግንኙነቶች ላይ ተኩራለው። እውነተኛ ሰዎች ጋር ኢነጋገራለው መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ ጊዜዬን ለተሻለ ነገር ኢጠቀማለው። በመጀመሪያ ከባድ ይሆናል ግን ያው ነው መሞክር ያስፈልጋል ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቶለው ወደ ሱቅ ሄድኩ ብዙ አማራጮች አሉ ቀለሞችና ቄጦች የተለያዩ ናቸው። አንዳንድ እሞክራለው ምቹ መሆን አለባቸው አንዳንዶቹ በጣም የጠበበተት ናቸው። ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ ይችል ቆዳ ጫማ ጥራት አለው። ዋጋ ግን ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻ አንተን መረጥኩት ጥቁርና ቀለል ያሉ ደስ ቢሎኛል

ዛሬ በሺታ አሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እንቆያለን ብዙውን ውሃ እጠጣለሁ መድሃኒት እወስጃለሁ። እናቴ በርባን ሊቃኛቸው አለ ሊቃችንን ሞቃዬ ነው። ትንሽ ያህል ይበላል ደቂቃም ይሰማኛል ማንበብ አይን ከሆነ አልችልም። ፊልም ብቻ ይመለከታል ለመተኛት ይሞክራል እረፍት ምርጥ መድሃኒት ነው። ነገ እንደሚሻል ተስፋ አደርጋለሁ ጤነትህ አስፈላጊ ነው

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አመራጮች አሉ። ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክርብስ ክርስቢ ነው። የእንቁላል ሳንዲዎች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቦካዶ ወይም ከማንጎ ሻጮች ፈጣን ናቸው። በቀጥታ በብተና ያዘጋጁታል። ዋጋው እርካሽ ነው። በጓደኞች ጋር እብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይሄ የተለመደ ልምድ ነው።

ሳምኅት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብኝ። ማለዳ ላይ ለሚመጣው ጊዜዬን እጠብቃለሁ ጃርካኖች እና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጥራል መጠበቅ። ያሰለቻል ግን ምርጫ የለም። ውሃ ለህይወት አስፈላጊ መፍጠር እንችል ይሆናል። ለማጠብና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ

የቪዲዮ ጥሮች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ፊታቸውን ማየት ደስ ያለ ይሰኛል በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎች የቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናሉ ጥሩ የባይን መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምስን መዘግየት ይኖረዋል። ግን በአጠቃላይ ይሰራል ቴክኖሎጂ ርቀቶችን ያሰነሳል። ሰዎች በይታ ማየት ግንኙነት ያጠናክላል ይህ ዘመናዊ የህይወት አካል ነው

እምነት በህይወት ውስጥ ትልቅ ቦታ አለው በየእሁድ ቤተክርስቲያን እሄዳለሁ። ፀሎትና መዝሙር እወዳለሁ የሆነ ቃል ትምህርት ምስክር ምክር ይሰጣል ከማህበረሰብ ጋር መገናኘት ያስደስታል። ቅዳሴ ሰላም ያስገኛል በቤት ውስጥም እጸለያለሁ ጠዋትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ መጽሐፍም እግዜር ይቀጥላል ወይ? የመንፈሳዊ እድገት ይሰጣል የመተስፋይ ይሰጣል በእግዚአብሔር ላይ እተማመናለሁ

ዛሬ ትራፊክ በጣም የበዛበት ሰዓት ያህል እንዲያልተንቀሳቀስንም መገናው ጭርዛጭም ወረፋ ፈጥሯል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዴ ይናገራል ይንገራገራሉ ሌሎችን ሙዚቃ አዳምጣለሁ እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀቴ በዛ ላይ ይበንዘገይት ያበሳጫል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ጥይት ያስፈልጋል በመጨረሻ እንቅስቃሴ

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ ፓፒ ኮርኒ ማዘጋጀት ጀምሪያለሁ፣ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን፣ መብራቱን እናጠፋለን፣ በትልቁ ስክሪን እንመለከታለን፣ አንዳንድ ጊዜ እናስቀዳለን አስደሳች ክፍሎች ላይ እን ወያያለን ፊልሙ ከላቀ ካለቀይ በኋላ እንነጋገራለን። ምን ተወደድን እናገራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማሳለፍ ይበልጣል

ኮምፒተሬ ዛሬ ችግሮች አሉት በጣም ቀስቷል። መክፈቱ ረጅም ጊዜ ይወስዳል ለመተግበሪያዎች ይቀዘቅዘሉ በእርግጥ አስጨንቋል መረጃዬ አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አዘመርኩ ይሄ አልረዳም ብዬ አሁን የቴክኒክ ድጋፍ ልደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል ወይም። የአሮጌ እድሜ ምልክት ይህን ኮምፒውተር ለአምስት አመታት ነበረኝ። አዲስ መግኘት ጊዜው አይደለም በመጀመሪያ ችግሩን መፍጣት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነኝ። ስቅስ ይሰራል ሲጠብቅ ምን ያህል እንደምንጠቀም እንረዳለን

እንጀራ ማብሰል የቤተሰብ ስራ ነው መጀመሪያ ጤፍ መፍጨት አለብን ከዚያም በውሃ እናቅመዋለን ሶስት ቀናት መጠበቅ አለብን ሲያፍርም ጥሩ ሽታ አለው። ምጣድ ላይ እንኮርፋለን ትልቅ ግቢ መልክ አለው በአሳት ላይ በፍጥነት ይበሰላል። ኮኔን እንገለብጠዋለን ከዚያ በጠጥ አንሸፍነዋለን እንጄራ በየቀኑ እንጠቀማለን ከወጥ ጋር ጣፋጭ ነው። ይሄ የኛ በሃይላዊ ምግብ ነው። ማብሰል ጥበብ ይፈልግ

ምሽት ላይ ቤተሰቡ አብረን እንበላለን ይሄ የእለት ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች እህቶች እየረዳ ይሆናሉ ሁላችንም ብዙ ወዴት ተቀምጥን እንነጋገራለን። እያንዳንዱ የእለቱን ታሪክ ይናገራል አባቴ ስቃይ እናቴ ትከታተላለች። ወንድሜ አዲስ ነገሮች ይናገራል እኔም የእለቴን ልምድ እጋራለሁ። እንደዚህ አብርን መሆን እወዳለሁ። ቤተሰብ ህይወት ማይቀና በየምሽቱ ይህንን እናደርጋለን

ስልኬን በጣም እጠቀመዋለሁ ሁሌ እየፈተሽ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ በማህበራዊ ሚዲያ መተገብሪያዎች እከፍታለሁ ወላጆች ምን እየንዳደረጉ እያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይሄ ጤናማ አይደለም ሌሎች ነገሮች ማድረግ አለብኝ እንደማንበብ ወይም ያውቃል ብቃትን ቅስቀሳ ግን ሲልክ እያሳገረፈኝ አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ ስክሪን ጊዜያን መቀነስ አለብኝ ተጠቃሚ መሆን እችላለሁ። ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል